አሁን ደግሞ በቡድን መስራት በቡድን እንደሆነ ነው የምናገረው በቡድን መስራት በጣም ነው የምወደው። እኔ እንደውም ብዙ ልምድ ነው ያለኝ በቡድን በመስራት አሁን ለመጀመሪያ ጊዜ የሰራሁት። ድንኳን ነው። ድንኳን አራት ሰው ነበርን እኔ አራተኛ ነኝ ሶስት ሌሎች አሉ። እና ከአራት ሆነን ነበር ድንኳን የምንሰራው እና በጣም ለሚያስብ ሰው ከባድ ነገር ነው። እኔ በጣም በቡድን መስራት ስለምወድ ግን በጣም ነበር ደስ ያለኝ አንድላይ መስራት ራሱ በጣም ንቁ ነበርኩኝ ማለት ነው። እና ሌሎችም እና ከእኔ ቡድን የቡድን አባላቶቼም በጣም ንቁ ነበሩ እና የሆነ በጣም ደስ የሚል ታሪክ ነበር የሰራነው። ጊዜው በሁለት ሺህ አስራ ሶስት ነበር በኢትዮጵያ አቆጣጠር እና ድንኳኑን አራት ሁነን ስንሰራ። በቀን አንድ አንድ ሰው እረፍት ላይ ነው። እሱ ደግሞ አርፎ ሲመለስ በሁለተኛው ቀን ይገባል ሌላ ደግሞ ያርፋል። እንደዛ በጣም ተግባብተን ነበር የምንሰራው። እና በጣም ደግሞ በቡድን ሲሆን እንደ አጋዥ ሰው እንዳለኝ ስለምቆጥረው መሰለኝ በጣም ነወ ደስ የሚለኝ። አብሬ ከሰው ጋር ስሰራ እና በሶስት ወር ነበር በጣም ብዙ ስራ የሰራነው። ከዛም ሁኔታው አልፈቀደምና ስራው ተቋረጠ ማለት ነው። በሌላ በሀገራዊ ጉዳይ ተቋረጠ። ከዛ ደግሞ ቀጥሎ የሰራውት ከ ሁለት ሁነን ነበር ሁለት ሆኜ ከጓደኛዬ ጋር ጠገና ቤት እንደዚህ ነበር የምንሰራው። እሱ ሞባይሉ ምናምን ይጠግናል። እኔ ቲቪ እጠግናለሁ። እና እኔ ከሌለው እሱ ያግዘኛል እሱ ይሰራል የኔን ስራ ተክቶ እሱ ከሌለ ደግሞ እኔ እሰራው ነበር ማለት ነው። እና በጣም ነበር ደስ የሚለው ስራው ራሱ አሁን ለምሳሌ አሁን ብቻዬን እየሰራሁ ነው እና በጣም ነው እሚደብረው። ምክንያቱም በቡድን ስትሆን የኔን ጉደሎ ያኛው ሰው የተካዋል የሱንም እኔ የተካውአለሁ እና ወደ ሙሉ ሰው እየሆንክ ነው የምትሄደው። በቡድን መስራት ማለት በጣም በጣም አንድ ሰው ለመለወጥ በቡድን መስራት ነው ያለበት ብዬ ነው የማስበው በቡድን መስራት በጣም ነው የምወደው። እንደውም አሁን እኔ ብቻዬን ስሰራ ለኔ የማይታየኝ ጥፋት ካለ ይዤው ነው የምኖረው አልቀይረውም ያን እሚነግረኝ ሰው እሚያስተካክለኝ እሚወቅሰኝ ሰው ስለሌለ ማለት ነው። በሁሉም ግን ስሰራ እነዛን ነገሮች በሙሉ ነው እሚነገሩኝ። በቀን ብዙ ብዙ የኔ ጥፋቶች ተነግረውኝ ላሻሽል ስለምችል በቡድን መስራት በጣም ዋጋ ያለው ነገር ነው። በጣም ነው ደስ የሚለኝ። እናም በጣም ጥቅም ያለው ነገርም ነው። ለመለወጥም አስፈላጊ ነገር ነው ብዬ ነው የማስበው። እና ለዛም ነው ካገኘው በጣም በቡድን መስራት እምወደወን። በቡድን መስራት ሲባል ግን ዝም ብሎ በግምት ሳይሆን ተጠንቶ ለኔ እሚሆነኝ አይነት ቡድን መስርቼ ነው። መስራት እምፈልገው እንጂ በቃ ብዙ ሰው ስለተባለ ብዙ ሰው የሆነውን ሁሉ መንገድ ላይ ያገኘውን አግኝተህ አብረህ መስራት ማለት አይደለም በጣም ጥንቃቄ የሚፈልግ ስራ ነው። በጣም ደግሞ ጥንካሬ የሚፈልግ ስራ ነው። በቡድን መስራት ሲባል በጣም ጥንካሬና ጥንቃቄ ሰውን መምረጥ እሚፈልግ ነገር ነው። እንጂ በቡድን ስለሰራህ ብቻ አይደለም በትክክለኛው ቡድን ስትሰራ ነው። ውጤታማ እምትሆነው ብዬ ነው የማስበው። እናም አንድ ሰው ለምሳሌ ብቻውን ምንድንነው? እንደ ሀገሬው ምሳሌ ምሳሌ ሃምሳ ሎሚ ለሀምሳ ሰው ጌጡ ነው ለአንድ ሰው ሸክሙ ነው ይባላል። እና ሃምሳ ሆነህ ስትሰራ ሃምሳ ሆኖ በጣም የሚግባባ አይነት ቡድን ከሆንክ ማለት ነው። ስራው በጣም ቀላል ይሆናል። በጣም ስኬታማም ይሆናል። አንድ ሰው ሆነህ ግን ያኛውን ስራ ለመስራት የአንተ ሃምሳ እጥፍ የሚያስፈልግ አቅም እሚያስፈልገውን ስራ ለመስራት በጣም ከባድ ነው። እና በቡድን መስራት የሚመስሉት ነገር የለም። በእኔ በጣም ነው በቡድን መስራት የምወደው